አዎ በስራ ቦታ ጓደኞች አሉኝ የስራ ባልደረቦቼ ማለት ነው። ምክንያቱም ብዙ ጊዜ ስራዎችን በምንሰራባቸው ጊዜዎች ለብቻችን የምንሰራቸው ስራዎች ትንሽ ናቸው። ስለዚህ በስራ ቦታችን የተለያዩ ጓደኞች ይኖሩናል። ምናልባት እነዚህ ጓደኞች የስራ ባልደረቦቻችን ሊሆኑ ይችላሉ። ወይም ደግሞ ባለጉዳዮቻችን ወይም ደንበኞቻችን ሊሆኑ ይችላሉ። ስለዚህ በስራ ቦታ ላይ ስራን አብረው ከእኔ ጋር ተጋርተው የሚሰሩ ብዙ ሰዎች አሉ ማለት ነው። የሴትም የወንድም ጓደኞች አሉኝ። ለምሳሌ ከእኔ ጋር አንድ ክፍል የሚሰሩ ሁለት ወንዶች እና አንድ ሴት አሉ እነዚህ ጓደኞቼ ናቸው ማለት ነው። ስለዚህ እኔ የምሰራበት ክፍል የሚሰሩ ሶስት ጓደኞች አሉኝ ማለት ነው። እንዲሁም ደግሞ እኔ ከምሰራበት ክፍል ጎን ካለው ሌላ ክፍል ደግሞ የሚሰሩ እንዲሁ የስራ ባልደረቦች ሆነው ስገባ ስወጣ አብሮኝ የሚወጡ የሚገቡ እኔ የምኖርበት አካባቢ የመኖሪያ ቤታቸው የሆኑ ጓደኞች አሉኝ። ስለዚህ ብዙ ቦታ የተለያዩ አይነት ጓደኞች አሉኝ ማለት ነው። ስለዚህ ብዙ ጊዜ የስራ ባልደረቦቼ ናቸው ጓደኞቼ ሊሆኑ የሚችሉት። ከዛ ባሻገር ደግሞ አብረውኝ ኳስ የሚጫወቱ ግቢ ውስጥ ወይም ደግሞ የምሰራበት መስሪያ ቤት ውስጥ የተለያዩ ጉዳዮችን አብረውኝ የሚፈጽሙ ለምሳሌ የተለያዩ ጨዋታዎች ጨዋታ ቦታዎች ላይ እግር ኳስ መጫወቻ ቦታዎች ላይ እንዲሁም ደግሞ የቮሊቮል መጫወቻ ቦታዎች ላይ ወይም የእጁ ኳስ መጫወቻ ቦታዎች ላይ እንዲሁም ደግሞ የጠረጴዛ ኳስ የሚጫወቱ መጫወቻ ቦታዎች ላይ ለመዝናናት በምሄድበት ጊዜ አብረውኝ ከእኔ ጋር የሚጫወቱ ጓደኞች አሉኝ። ስለዚህ የስራ ቦታ ላይ ያሉ ነገር ግን በተለያዩ ጉዳዮች ላይ ከእኔ ጋራ የሚገቡ የሚወጡ ከእኔ ጋር እንቅስቃሴያቸው ተመሳሳይ የሆኑ ጓደኞች አሉኝ ማለት ነው። ስለዚህ በስራ ቦታ ላይ ጓደኞች አሉኝ።

ልብስ ብዙ ጊዜ በሳምንት ሶስት ቀን አጥባለሁ። ምክንያቱም ልጆች አሉኝ ልጆች ካሉኝ ደግሞ የግድ ልብስ ማጠብ ይጠበቅብኛል። ልብስ ማጥበባቸው ጊዜዎች ደግሞ በሳምንት ሶስት ቀን ናቸው። ምክንያቱም የሁሉን የቤተሰቤን፤ የኔን፤ የባለቤቴን፤ የልጆቼን፤ ጨምሬ በአንድ ቀን ልጠብል በቀላሉ የምጨርሰው ስለማይሆን ያለኝ አመረጭ ከፋፍዬ በሳምንት ሶስት ቀን ማጠብ ነው። ስለዚህ የማጥበብባቸው ቀኖች አንደኛው ቅዳሜ፤ ነው ሁለተኛው ሮብ ነው፤ ሶስተኛው ደግሞ አንዳንዴ እሁድ አደርገዋለሁ፤ አለብለዚያ ደግሞ ሰኞ የማጥብባቸው ጊዜዎች አሉ ማለት ነው። ብዙ ጊዜ ግን ሰኞ ሮብና ቅዳሜን የማጥበው። ሰኞ የማጥብበት ምክንያት ምናልባት ሮብና ቅዳሜ አጥቤ የሚተርፉ ልብሶች ካሉና የለበስናቸው ልብሶች ካሉ እነሱን በዛ ጊዜ አጥባለሁ። አለያ ግን ብዙ ጊዜ የተጠራቀመ ልብስ የማጥበው ሮብለት ነው የሚሆነው። ሮብለት የማጥባቸው ልብሶች ሰኞ፤ ማክሰኞ፤ ሮብ የነበስናቸው ሆኖ ሮብ ወደ ማታ አካባቢ አጥባለሁ። ከዛ በተጨማሪ ደግሞ ሮብ ማነው ሀሙስ፤ አርብ፤ የለበስናቸውን ልብስ ቅዳሜ ከለበስናቸውን ልብስ ጋር አድርጌ ደግሞ ቅዳሜ ወደ ምሽት አካባቢ እንዲሁ ሌላ ልብስ ማጠቢያ ፕሮግራም አለኝ ማለት ነው። ከዛ በተጨማሪ እሁድ የለበስኳቸውን እንዲሁም ደግሞ የተረፉ ቅዳሜ የማልጨርሰው ከሆነ ከቅዳሜ የተረፉ ልብሶችን ሰብስቤ ደግሞ ሰኞ ማታ የማጥብባቸው ጊዜዎች አሉ ማለት ነው። ስለዚህ እኔ በሳምንት ቢያንስ ሶስት ጊዜ ልብስ አጥባለሁ ማለት ነው። ምክንያቱም ልብስ ማጥበው በእጄ ነው። በእጄ እንደማጠብ መጠን ብዙ ልብሶችን በአንድ ጊዜ ማጠብ እና መጨረስ አይቻልም። ስለዚህ ብዙ ልብሶችም የሚሆኑ ከሆነ እና የቤተሰብ ልብስም ከሆነ ይጠራቀማል በጣም ብዙ ነው የሚሆነው። ስለዚህ ይሄንን የተጠራቀመ ልብስ ደግሞ በሳምንት ሶስት ጊዜ ከፋፍዬ የማጥብባቸው አጋጣሚዎች አሉ ማለት ነው ስለዚህ። ልብስ ቢያንስ በሳምንት ሶስት ጊዜ አጥባለሁ ማለት ነው። በሳምንት ሶስት ጊዜ ብቻ ሳይሆን፤ አንዳንድ ጊዜ ምናልባት በሁለቱ ቀኖች ማጠናቀቅ ከሆነ በሳምንት ሁለት ጊዜ አጥቤ ልጨርስ እችላለሁ። አንዳንዴ ደግሞ አስገዳጅ ሁኔታዎች የሚፈጠሩ ከሆነ ደግሞ ከሳምንት ሶስት ጊዜ በላይም የማጥበባቸው አጋጣሚዎች ሊፈጠሩ ይችላሉ። ነገር ግን በአማካኝ ቢያንስ ቢያንስ በሳምንት ሶስት ጊዜ ልብሶች አጥባለሁ ማለት ነው። ለልጆቼ በተለየ ህፃናት ልብስ ቶሎትሎ ስለሚቆሽሽ እነዚህን የህፃናት ልብሶች በየጊዜው እየተከታተልን የማናጥብ ከሆነ በጣም ብዙ ልብስ ሊጠራቀም እና እንዲሁም ሽታና የተለያየ ነገር ሊያመጣ ስለሚችል የግድ ቶሎ ቶሎ ማጠብ አለብን። ቶሎ ቶሎ ለማጠብ ደግሞ ቢያንስ ቢያንስ በሳምንት ሶስት ጊዜ ልብስ ማጠብ ግድ ይለናል ማለት ነው። ለዛ ነው በሳምንት ሶስት ጊዜ ልብስ አጥባለሁ ብዬ መናገር የቻልኩት ማለት ነው።

በቤተሰቤ ብዙ አይነት በዓላቶችን አከብራለሁ። ብዙ አይነት በዓላት አሉ እንደሚታወቀው ሀ በቤተሰቤ ብዙ አይነት በዓላቶችን አከብራለሁ ብዙ አይነት በዓላት አሉ እንደሚታወቀው ሀ በሀገር ደረጃ የሚከበሩ የብሄራዊ በዓላት የሚባሉ አሉ ስለዚህ እነዚህን በዓላት አከብራለሁ ማለት ነው። ሃይማኖታዊ በዓላትን ስሥናከብር በአለም ባህር መዝገብ ላይ የተመዘገቡ አለም የሚያውቃቸው ኢትዮጵያ ውስጥ ብቻ የሚከበሩ በዓላት አሉ። ለምሳሌ በዓላቱ ሃይማኖታዊ በዓላትም ናቸው። እንዲሁም ደግሞ አንዳንዴ በሀገር ደረጃ የሚከበሩ የብሄራዊ በዓላት የሚባሉ አሉ። ስለዚህ እነዚህን በዓላት አከብራለሁ ማለት ነው። ሃይማኖታዊ በዓላትን ስናከብር በአለም ባህር መዝገብ ላይ የተመዘገቡ አለም የሚያውቃቸው ኢትዮጵያ ውስጥ ብቻ የሚከበሩ በዓላት አሉ። ለምሳሌ የመስቀል በዓል አለ የገና በዓል አለ የፋሲካ በዓል አለ። እንዲሁም ደግሞ የቡሄ በዓል አለ። እነዚህ ሃይማኖታዊ ይዘት ያላቸው በዓላት ናቸው። ስለዚህ እነዚህን በቤተሰብ የማከብራቸው በዓላት ናቸው ማለት ነው። ከእነዚህም በዓላት አንዱ የአድዋ ድል በዓል ብለን የምናከብረው ማለት ነው። ስለዚህ ሁሉንም በዓላት እንደ ቤተሰብ ከቤተሰብ ጋር ሆነን የምናከብራቸው በዓላት ናቸው ማለት ነው። ስለዚህ እኛ ኢትዮጵያውያን የምናከብራቸውን በዓላት በቤተሰብ ከቤተሰብ ጋር የምናከብራቸው ናቸው።

የትውልድ ከተማዬ እንደሚታወቀው ኢትዮጵያ ውስጥ ነው የምኖረው ኢትዮጵያ ውስጥ ቢኖርም አሁን ስራ እየሰራሁ ያለሁበት ቦታ አዲስ አበባ ነው። ነገር ግን የተወለድኩበት የትውልድ ከተማዬ ወደ ምስራቁ የኢትዮጵያ ክፍል ነው። ይሄም ሀረር በመባል የምትታወቅ ከተማ ናት። ስለዚህ እኔ ተወልጄ ያደግኩት ሀረር የሚባል ከተማ በምስራቁ የኢትዮጵያ ክፍል የሚገኝ ከተማ ሰፊ ከተማ እና ለየብዙዎች ብሄር ብሄረሰቦች አብረው በጋራ የሚኖሩባት ደስ የምትል የፍቅር ከተማ ናት። እንደውም በኢትዮጵያ ስለ ሀረር ሲነሳ የፍቅር ከተማ ወይም የፍቅር ሀገር ናት ተብሎ የምትጠራ አይነት ከተማ ናት። ሀረር በጣም ደስ የምትልና የምትወደድ አይነት ከተማ ናት። ስለዚህ እኔ የተወለድኩት ሀረር የሚባል ከተማ እንዲሁም ጀጎል የሚባል ሰፈር ነው። ይህንን ደግሞ በአለም አቀፍ ደረጃ የሚታወቅ ስም ነው። ስለዚህ እኔ ተወልጄ ያደግኩት ሀረር የምትባል ከተማ ነው ማለት ነው።

እኔ የብዙ ችሎታዎች ባለቤት ነኝ። ለምሳሌ ከምችላቸው ችሎታዎች ወይም ደግሞ ካሉኝ ችሎታዎች መካከል አንደኛው የእግር ኳስ አሰልጣኝነት ችሎታ አለኝ። ወይም በእግር ኳስ መሰረታዊ የሚባሉ ስልጠናዎችን መስጠት እችላለሁ። ስለዚህ ይህንን ችሎታዬን በመጠቀም ሰፈር ውስጥ ያሉ ህፃናትን ከአስር አመት በታች የሆኑ ህፃናትን ሰብስቤ መሰረታዊ የሆነ የእግር ኳስ ስልጠና እሰጣለሁ። በእግር ኳስ ነው ያደኩት ከህፃንነቴ ጀምሮ ከሰባት አመቴ ጀምሮ አሁን እስካለሁበት እድሜ ድረስ በእግር ኳስ ውስጥ ነው ያደግኩት። ስለዚህ መሰረታዊ የሆነ የእግር ኳስ ክህሎት ወይም ችሎታ አለኝ ማለት ነው። በዚህም አማካኝነት ለብዙዎቹ መሰረታዊ የሆኑ የእግር ኳስ ስልጠናዎችን መውሰድ እንዲችሉ ማድረግ ችያለሁ። ሌላው ችሎታዬ ደግሞ የተለያዩ የሶፍትዌር ስራዎችን መስራት እችላለሁ። የተለያዩ የዲዛይን ስራዎችን ወይም የንድፈ ሀሳብ ስራዎችን እሰራለሁ። እንዲሁም ደግሞ የተለያዩ የግንባታ ስራዎች ላይ በተለያዩ ችሎት በተለያዩ እውቀቶች ላይ የተመሰረተ ስራዎችን መስራት ላይ እየሰራሁ ነው የምገኘው። አሁን በዚህ ሰዓት ከዛ በተጨማሪ የመጀመሪያ ዲግሪዬን የተመረኩበት ሙያ ደግሞ ሌላ ችሎታ አለኝ ይሄም ችሎታ የመምህርነት ችሎታ ነው። ስለዚህ ተማሪዎችን የሂሳብ ትምህርት በማስተማር መድረስ ያሉባቸው ደረጃዎች ላይ መድረስ እንዲችሉ ወይም ትምህርቱ እንዲቀላቸው ትምህርቱን በቀላሉ መረዳት እንዲችሉ የማድረግ ችሎታ ወይም አቅም አለኝ ማለት ነው። ስለዚህ የተለያዩ ችሎታዎች አሉኝ ከእነዚህ ችሎታዎች መካከል በትንሾቹን ለመግለጽ ያክል ቅድም እንዳልኩት የእግር ኳስ አሰልጣኝነት ችሎታ አለኝ። በግንባታ ስራ የተለያዩ ችሎታዎች አሉኝ እንዲሁም ደግሞ በመምህርነት የተለያዩ ችሎታዎች አሉኝ ማለት ነው። ከዛ ባሻገር በማህበራዊ ኑሮ ደግሞ ሰዎችን የማስታረቅ ችሎታዎች አሉኝ የሚጣሉ ሰዎችን ማቀራረብ እና ችግሮቻቸውን የመፍታትና የግጭቶቻቸውን በሰላማዊ መንገድ እንዲፈቱ የማድረግ ችሎታ አለኝ። ስለዚህ ብዙ አይነት ችሎታዎች ነው ያሉኝ። እነዚህን ችሎታዎች እንዳሉኝ በግልጽ መናገር የምችልባቸው አጋጣሚዎች ይኖራሉ ማለት ነው። ስለዚህ ሌሎችም ችሎታዎች አሉኝ በዋናነት ጎልተው የሚታዩት ግን እነዚህ አሁን የገለጽኳቸው አራቱ ችሎታዎቼ ናቸው ማለት ነው።

ዛሬ የአየር ሁኔታው በጣም ደስ የሚል ነው። ጠዋት ስነሳ ትንሽ ቀዝቃዛማ የሆነ አየር ነበር ይመስል የነበረው ግን ትንሽ እየቆየ ሲመጣ ፈታ ያለ አየር ምቹ የሆነ አየር ለመንቀሳቀስ የሚያመችና። ቀኑን ደስ እንዲለን የሚያደርግ አይነት አየር ነው እየመጣ የመጣው ቀኑ ፀሀያማ ነው የሆነው። ጠዋት ትንሽ ጨለምለም ያለ መስሎ ነበር ነገር ግን ትንሽ እየቆየን ስንመጣ ፀሀያማ እየሆነ መጣ። ስለዚህ ዛሬ ከጠዋት ትንሽ ቀዝቃዛ ቢሆንም ቀኑ ፀሀያማ ሆኖ አሁን ወደ ከሰአት ትንሽ ፀሀዩ እየጠነከረ የመጣበት ጊዜ ነው ያለው። ወደ ምሽት አካባቢ ደግሞ እንደዚሁ ደስ የሚል የፀሀይ ጀምበር እናያለን ብዬ ተስፋ አደርጋለሁ። ግን ቀኑን ሙሉ የዋለው ቀኑ ፀሀያማ ነው። ስለዚህ ዛሬ የአየሩ ሁኔታ ፀሀያማ ነው። ትንሽ ወደ ከሰአት አካባቢ ሲመጣ አየሩ እንደ መንፈስ ወይም ንፋሳማ እንደመሆን አይነት ነገር እየሆነ መጥቷል። ከዛ በተጨማሪ አሁን ወደ ምሽት አካባቢ ቅዝቃዜ አይነት ነገር እየጨመረ ነው። እንደ አጠቃላይ ግን ቀኑ ደስ የሚል የአየር ሁኔታ የነበረው ሆኖ ጠቅለል አድርገን ስናየው ፀሀያማነቱ የበለጠ ጎልቶ የታየበት አይነት የአየር ሁኔታን የነበረው ማለት ነው።